እኔ መኝታን በሚመለከት እኔ የማታ ሰው ምባል ነኝ የምተኛው በአብዛኛው አርፍጄ ማታ ወደ አምስት ሰዓት ስድስት ሰዓት አካባቢ ነው የምተኛው። አንዳንዴ እንደውም የምስራው ስራ ከበዛ እስከ ሌሊቱ ስምንት ሰዓት ዘጠኝ ሰዓት ድረስ ልቆይ እችላለሁ። እና የማታ ነው ወይስ የጧት ሰው ነህ ተብዬ ብጠየቅ እኔ የማታ ሰው ነኝ። ያም ማለት አርፍጄ የምተኛና አርፍጄ የምነሳ ነኝ። ነገር ግን ከሰኞ እስከ አርብ አንዳንዴም ቅዳሜ ስራ ስለምገባ የስራ ሰዓት መግቢያችን ሁለት ሰዓት ተኩል ስለሆነና። ከሰኞ እስከ አርብ ባለው ቀን ደግሞ ትንሿ ልጃችንን ትምህርት ቤት ስለምንሸኛት እኔም ባለቤቴም ቁርሷን ሰርተን ልብሷን አልብሰን የምትቋጥረውን አስተካክለን ስለምንሸኛትና አብረን ተጋግዘን ስለምንሰራ። ቀጥሎ እኔም ባለቤቴም ወደ ስራው ስለምንገባ የምነሳው ጠዋት አስራ ሁለት ሰዓት ተኩል ነው። ከዛ የተነሳ ገፍቼ መተኛት ስለማልችል በዚህን በእነኚህ ቀናት ማታ ስተኛ አምስት ሰዓት ቢበዛ ስድስት ሰዓት ተኛለሁ። ነገር ግን ጠዋትህን ለመተኛት የምችልበት እድል ካለ ስራ ማልገባ ከሆነ ለልጃችን የምንሰራው ስራ እማይኖር እሷ ትምህርት ቤት ማትሄድ ከሆነ ግን ማታ ላይ እስከ ሌሊቱ ስምንት ሰዓት ዘጠኝ ሰዓት ድረስ ማንኛውም መሰራት ያለበት ስራ ካለ ሰርቼ ጨርሼ ነው የምተኛው። እና እኔ በዋናነት የማታ ሰው ነኝ። እና በብዛት በእንደዚህ አይነት ሁኔታ ነው የምተኛው። በተለይ እሁድ እሁድ እስከ ስምንት ሰዓት ዘጠኝ ሰዓት ቅዳሜ እለት እስከ ሌሊቱ ስምንት ዘጠኝ ሰዓት ድረስ አርፍጄ ተኛና እሁድ እለት ደግሞ ገፋ አድርጌ ጠዋት እስከ ሶስት ሰዓት ድረስ ተኝቼ ጠዋት ሶስት ሰዓት ላይ የምነሳበት ጊዜ አለ። ስለዚህ በማግስቱ ስራ እማልገባ ከሆነ ሌላ በጧት እንድነሳ የሚያደርገኝ ነገር ከሌለ ማታ ስተኛ በጣም ገፍቼ ነው የምተኛው። ቅድም እንዳልኩት እስከ ስምንት ሰዓት ዘጠኝ ሰዓት ድረስ ልተኛ እችላለሁ እንትን ልሰራ እችላለሁ ከዚያ ስነሳ ደግሞ አርፍጄ እነሳለሁ። ነገር ግን ስራ ካለ ልጄ ትምህርት ቤት መሄድ ካለባት ለስራው እና ልጃችን ወደ ትምህርት ቤት በሰአቱ እሚያስፈልጋትን ሁሉ አስተካክለን ለመሸኘት በጠዋት መነሳት ይኖርብኛል። ስለዚህ በእነኛ ጊዜያት ውስጥ በዋናነት በአማካይ የምተኛው ማታ አምስት ሰዓት ነው። ማታ አምስት ሰዓት እተኛለሁ። ከዛ ውጪ ግን እሁድ ላይ ወይም ደግሞ በዓላት መጥተው ስራም ትምህርት ቤቱም በማይኖርበት ጊዜ። ግን ገፋ አድርጌ መተኛት ስለምችል ምሽቱን አርፍጄ ቆይቼ መተኛት እችላለሁ። ይሄ ልምድ ደግሞ ሃይስኩልም ዩኒቨርሲቲም እያለሁ በእንደዚህ አይነት ሁኔታ ነበር። ስቆይ የነበረው ሰዓት ስትጠቀም የነበረው ሳጠና ሃይስኩልም በነበርኩበት የሁለት ያ ደረጃ ትማርት ቤትም በነበርኩበት ጊዜ። ዩኒቨርሲቲም በነበርኩበት ጊዜ። ስተኛ ሳጠና አርፍጄ አጠናና ስነሳም ደግሞ እንደዚሁ አርፍጄ እነሳለሁ።

በአንድ ጊዜ ብዙ ስራዎችን የማስተናገድ ሁኔታ እንደ ስራው አይነት ይወሰናል። አንድ ስራ ስሰራ ሙሉ ትኩረቴን የሚፈልግ ሙሉ ጊዜውን በአለሟቋረጥ እንድከታተል የሚፈልግ ስራ ከሆነ። ሌላ ስራ አልደርብም። ነገር ግን አንድን ስራ ለመስራት ለምሳሌ ኮምፒውተር ጥገና ስሰራ። ፕሮግራም የምጭን ከሆነ ለመጫን ፕሮግራም ካዘዝኩኝ በኋላ ያዘዝኩትን እስኪጨርስ ድረስ በጎን ሌላ ስራ እሰራለሁ። ያ ፕሮግራም የመጫነው ስራ እየተካሄደ ነው። እሱ እስኪጨርስ በጎን ሌላ ስራ እሰራለሁ። እንደዚህ አይነት ነገር ላደርግ እችላለሁ። ምግብ በማበስልበት ጊዜ ለምሳሌ እኛ ቤት ሁለት ምድጃ አለ። በአንደኛው አንድ ወጥ እየሰራሁ በሌላኛው ደግሞ ሌላ ወጥ ልሰራ እችላለሁ። በአንደኛው ምድጃ ቡና እያፈላው በሌላኛው ወጥ ልሰራበት እችላለሁ። ነገር ግን የሚጻፍ ነገር ከሆነ ለምሳሌ የያዝኩት ኢሜል እየጻፍኩኝ ኢሜሉን በጥንቃቄ በትክክል ያለማአቋረጥ ጽፌ መጨረስ ስላለብኝ እሱን እያደረኩ በጎን ሌላ ነገር መስራት አልችልም። እሱን መጨረስ ይኖርብኛል። እና በአጠቃላይ ስራዬን ለመስራት እቅድ ሳወጣ የስራዎቹን ባህሪ መደረብ የሚቻል ነው የማይቻል ነው የሚለውን ለይቼ ቅደም ተከትለህ አውጥቼ ሰዓት መድቤላቸው ነው የምሰራው። እያንዳንዱን ስራ ማለት ነው። እና በእንደዚህ አይነት ሁኔታ ሊደረብ የሚችል የስራ አይነት አለ። የማይደረብና ሙሉ ትኩረቴን ያለማቋረጥ በእርሱ ላይ እንዳደርግ የሚፈልግ የስራ አይነት አለ። እና ከዛ የተነሳ ሌላ ስራ መስራት የምችልበት ወይም የማልችልበት ሁኔታ ሊኖር ይችላል ማለት ነው። ነገር ግን መደረብ የሚቻልበት ሁኔታ ካለ ግን አደርጋለሁ። ቅድም እንዳልኩት ከኮምፒውተር ጋር የተገናኘ ስራ ስሰራ አንድ ትእዛዝ አዝዤ ያ ትእዛዝ እስኪያልቅ ድረስ ሌላ ስራ እሰራለሁ። ሲያልቅ ደግሞ መጥቼ አስቀጥላለሁ ጨርሼም ከሆነ ወደ ሌላ ስራ እገባለሁኝ። እና በእንደዚህ አይነት ሁኔታ የሚሰሩ ስራዎች አሉ አንዳንዴ ደግሞ አንዳንድ ስራዎች መጀመሪያ አንድ ስራ ካልተሰራ ቀጥሎ ሌላኛው መሰራት ስለማይችል ለምሳሌ በአንድ ኮምፒውተር ላይ ኦፕሬቲንግ ሲስተም የሚባል ፕሮግራም ወይም ሶፍትዌር ሳይጫን አፕሊኬሽን ሶፍትዌር መጫን አይቻልም። እና አንድ አዲስ ኮምፒውተር ላይ ፕሮግራም መጫን ስፈልግ መጀመሪያ ኦፕሬቲንግ ሲስተም ለምሳሌ የማይክሮሶፍት ዊንዶስን እጭናለሁ። ከዚያ በኋላ ነው አፕሊኬሽን ሶፍትዌሮችን መጫን የምችለው። እና ይሄን ቅደም ተከተል መጠበቁ ግድ በሚሆንበት ጊዜ ይሄንን ስራ በአንድ ጊዜ ሁለቱን ማስኬድ አይቻልም ማለት ነው። እና የስራው ባህሪው ቅደም ተከትል እንድጠብቅ የሚያስገድድ ሲሆን መጠበቅ ግድ ይለኛል። አንዳንድ ስራዎች ግን በጎን ልሰራ የምችልበት ሁኔታ ሲኖር ግን እሰራለሁኝ እና በእንደዚህ አይነት ነው የማስኬደው ማለት ነው። ምክንያቱም ይሄ ስራ ወሳኝነት ያለው ነው። ቅደም ተከትሉን መጠበቁ በዛ ሁኔታ ነው ስራዎቼን የምሰራውና የማከናውነው

ለስራ ጉዞ አላደርግም። አሁን የምሰራበት መስሪያ ቤት ከቢሮዬ ነው የምሰራው። ምናልባት ወደፊት ጉዞዎች ሊኖሩ ይችላሉ። ምክንያቱም እኔ የምሰራበት ክፍል የጥሬ እቃ አቅርቦት ስለሆነ ለፋብሪካ የሚያስፈልገውን ጥሬ እቃ አቅርቦት ላይ ስለሆነ እና እነኚህን ጥሬ እቃዎች ደግሞ ከውጪ ስለምናስመጣቸው። በብዛት የምንገዛ ከሆነ ከመግዛታችን በፊት ትዕዛዝም ከማዘዛችን በፊት የግዢ ትእዛዝ ከማዘዛችን በፊት በአካል ሄደን አምራቾቹን ፋብሪካቸውን የማምረት ሂደታቸውን የምርቶቹን ጥራት አይነታቸውን በአካል ተገኝተን ማረጋገጥ ስለሚኖርብን። ምናልባት ወደፊት የስራ ጉዞ ላደርግ እችላለሁ። አሁን ላይ ግን በአብዛኛው በስልክ በኢሜል እና የጽሁፍና የድምጽ በመላላክ ነው ስራ እያሰጸምኩኝ ያለሁት። ወደፊት ግን በአካል ሄጄ ማየት ሊኖርብኝ ይችላል እና እኔና ሌላም የሚመለከተው ክፍል ባለሙያ ተጨምሮ በአካል የስራ ጉዞ ልናደርግ እንችላለን። አሁን ባለንበት ሁኔታ ግን እዚሁ ሆኖ እየሰራን ያለነው። በርግጥ አንዳንድ ጊዜ አንዳንድ አቅራቢወቻችን ስለ ፋብሪካቸው እና ስለ ምርታቸው በቀጥታ የቪዲዮ ጥሪ ስናደርግ በቪዲዮ ያሳዩናል ፋብሪካቸውን በቪዲዮ ያስጎበኙናል። ምርታቸውም ማብራሪያ ይሰጡናል። ነገር ግን ያንን ሙሉ በሙሉ ትክክል ነን ብለን ከመቀበላችን በፊት በቀጥታ ራሳችን በአካል ሄደን ማረጋገጥ ስለሚኖርብን። ያ ጉዞ የግድ ይላል። እና እሱ የሚሆነው ቀድሞ መሰራት ያለበት ነገር ምርት ናሙና ልከው ናሙናውን እዚህ አይተን። በዋጋ ተደራድረን በሁሉም ነገር ላይ ስምምነት ላይ ከደረስን በኋላ የመጨረሻውን ብዛት ያለውን ትእዛዝ ለማዘዝ እና ክፍያ ለመፈጸም ቀደም ብለን በአካል ተገኝተን ማየት ማጣራት ስለሚኖርብን የስራ ጉዞ እናደርጋለን። የስራ ጉዞም ሊሆን የሚችለው ቻይና ሊሆን ይችላል። ምክንያቱም የኛ ብዙ አቅራቢዎች የአሜሪካ ኩባንያ ሆነውም ቻይና ላይ ፋብሪካቸው ቻይና ስለሆነ ወደዛ ለመሄድ እንችላለን። ሌላኛው ወደ ቬትናምም ልንሄድ እንችላለን ምክንያቱም ከአቅራቢወቻችን አንዱ ፋብሪካ ያለው ቬትናም ነው። እና የቬትናሙን የፋብሪካ አሰራር ሂደቱን ለማየት ምርቶቹን ለእኛ የሚልኩትን በትክክል በዝላኩት የናሙና አይነት ነው ወይ የሚለውን ለማጣራት? ከዛም በተጨማሪ ደግሞ በቪዲዮ ያሳዩንን ትክክለኛነቱን ለማረጋገጥ እንሄድና እናያለን። ስለዚህ ያ ወደፊት የሚሆን በእቅድ ውስጥ ያለነው አሁን ላይ ግን የስራ ጉዞ አላደርግም። ከቢሮ ነው እየሰራሁ ያለሁት

አዎ ከጎረቤቶቼ ጋር ጥሩ ግንኙነት አለኝ ከጎረቤቶቼ ጋር ያለኝ ግንኙነት ላይ የተመሰረተ ነው። ተከባብረን አንዳችን የሌላውን መብት አክብረን ተከባብረን ነው የምንኖረው። እና ግንኙነታችን በጣም ጥሩ ነው። በዓላት ሲመጡ እንኳን አደረሳችሁ እንኳን አደረሳችሁ እንባባላለን። አንዳቸው ወደ እኛ ቤት ይመጣሉ እኛ ወደ ሌሎቹ ቤት ሄደን። ቡና እየጠጣን የበአል ድፎ ዳቦ እየበላን ምግብ እየበላን አብረን እየተጫወትን በዓል እናሳልፋለን። ከዛ ውጪ ባሉት ቀናት ደግሞ ሁላችንም በየአቅጣጫችን እየተሯሯጥን ስራችንን እየሰራን ልጆቻችንን እያሳደገን በምንኖርበት በዛ ሂደት ውስጥ። ለምሳሌ አንዱ ይሄም አንድ ነገር ሲያደርግ ሌላውን እንዳይረብሽ እጅግ በጣም ይጠነቀቃል የቆሻሻ አያያዛችን የድምጽ አወጣጣችን ሌላኛውን እንዳይረብሽ ሌላኛውን እንዳያውክ እጅግ በጥንቃቄ ነው። ተከባብረን ነው እየኖርን ያለነው። እና ግንኙነታችን በጣም ጥሩ ነው። በአንዳንድ ጉዳይ ላይ አንዳችን ከሌላችን ምክር ስንፈልግ ምክርም እንቀባበላለን። ችግር ሲያጋጥም አንዱ ሌላውን ሊረዳ ይችላል ብሎ ካሰበ ያማክራል። በዚያም እንመካከራለን። እና ግንኙነታችን በጣም ጥሩ ነው። መብራት በጋራ ስለምንጠቀም የመብራት አጠቃቀማችን ላይ አለመግባባት ችግር እንዳይገጥም እንዳይገጥመን እየተሳሰብን ነው። የምንኖረው ውሃም እንደዚሁ በጋራ ነው። የመጣውን ንባብ ተካፍለን አንድ ላይ በእኩል የምንከፍለው። ስለዚህ አጠቃቀም ላይ በአንዱ አጠቃቀም ሌላ እንዳይጎዳ እየተሳሰብን ነው የምንሰራው። እና ያለን ግንኙነት በጣም ጥሩ ነው። ልጆቻችን የአንዳቸው ልጆች ከሌሎቻችን ልጆች ጋር ያላቸው ግንኙነት እጅግ በጣም ጥሩ አይነት ነው። እና ስለዚህ በጣም ደስተኛ ነኝ። ከጎረቤቶቼ ጋር ባለው ግንኙነት በጣም ደስተኛ ነኝ። እነርሱም እንደዚሁ ደስተኛ ናቸው። ለምን? መከባበር አለ መተሳሰብ አለ መተዛዘን አለ። አንዱ ለሌላው መልካም መመኘት መልካም ማሰብ አለ። በዓላት ሲደርሱ ተከባብሮ እንኳን አደረሳችሁ መባባል ተጠራርቶ ቡና አብሮ መጠጣት መጫወት። ምግብ አብሮ መብላት እንዲህ አይነት በጣም ደስ የሚሉ ማህበራዊ ኑሮ ግንኙነቶችን ስለመሰረትን ከጎሮቤቶቼ ጋር ያለኝ ግንኙነት እጅግ በጣም ጥሩና እና ደስ የሚያሰኝ ነው። ልጆቻችንም በዚህ ግንኙነታቸው እነሱም ደስተኞች ናቸው እነርሱም ጥሩ አይነት ህብረትና መደጋገፍ በመካከላቸው አለ። መከባበርም አለ። እና በግንኙነቱ እነሱም ደስተኞች ናቸው። በጣም ጥሩ የሆነ ግንኙነት ነው በመካከላችን ያለው። እና ይሄ ብዙ ጊዜ ላያጋጥም ይችላል። በእኛ መካከል በእኔ ጎረቤቶች እና በእኔ መካከል ያለው ግንኙነት ግን እጅግ በጣም ጥሩ

ከደንበኞች ጋር ብዙ ጊዜ እኔ ከደንበኞች ጋር አልገናኝም። አንዳንዴ ግን ተመድቤ ሄጄ እምሰራበት ግንኙነት የማደርግበት ሁኔታ አለ። እኔ በዋናነት የምስራው የኔ ክፍል። ለፋብሪካ ግበአት የሚሆኑ ጥሬ ጥሬቃ የሚያቀርብ ክፍል ላይ ስለሆነ የምሰራው ግንኙነቴ ከአቅራቢዮች ጋር ነው። ልዩ ልዩ የጥሪ እቃ ግብአቶችን ከሚያቀርቡ ወይም ኩባንያዎች ጋር ነው ግንኙነቴ። የኛን ምርት ከሚገዙት ደንበኞች ጋር ቀጥተኛ የሆነ ግንኙነት የለኝም። ነገር ግን አንዳንዴ በዚያ ተመድቤ እምሰራበት ጊዜ አለ። እና ያም በምናደርግበት ጊዜ ከደንበኞቻችን ስለመርታችን ምን ችግር እንደገጠማቸው ምን እንድናስተካክል እንደሚፈልጉ ምን አዳዲስ ነገሮችን የኛ መሳሪያ ላይ እንዲጨመር እንደሚፈልጉ እነኚህን መረጃዎች ግብአቶች በቃለ መጠይቅ መልክ ሰብስበን ለማምጣት ደንበኞች ጋር ግንኘነት እናደርጋለን። የዋጋውም ሁኔታ እንዴት እንደሆነ አጠቃላይ ምርታችን እንዴት እንዳገኙት መረጃ ለመሰብሰብ እና የ የምርታችንን በደንበኞች ዘንድ ያለውን አቀባበል ምን እንደሚመስል ለማድረግ ጥናት እናደርጋለን። እና በዛ ጊዜ ተመድቤ ሄጄ እምሰራባቸው አንዳንድ ጊዜያቶች አሉ። ቅድም እንዳልኩት በሆነኛነት እኔም እምሰራው ግን የኔ ግንኙነት ከጥሬቃ አቅራቢ ኩባንያዎች ጋር ነው። በግብአት በኩል ወደ ደንበኞች ጋር የሚወስደኝ ጉዳይ የሚገጥመኝ አልፎ አልፎ የባለሙያ እጥረት ሲኖር ተጨማሪ ሰው ሀይል ሲያስፈልግ ያን ጊዜ ተመድቤ እሄዳለሁኝ። ምናልባት ደግሞ ደንበኞች የገዙት መሳሪያ አስቸግሯቸው ከእኛ የገዙት መሳሪያ አስቸግሯቸው ባለሙያ በማይኖርበት ሰዓት ያን ያን ችግር ለመቅረፍ ሌላ ተጨማሪ ባለሙያ ይዤ ሄጄ ከደንበኞች ጋር ግንኙነት እማደርግበትና ያጋጠማቸውን ችግር የምንፈታበት ሁኔታዎችም አሉ። ስለዚህ በእንደዚህ አይነት ሁኔታ አልፎ አልፎ ከደንበኞች ጋር ግንኙነት አደርጋለሁኝ። ዋነኛው ግን ስራየ በዛኛው በኩል አይደለም። የኛ መስሪያቤት ደግሞ ለደንበኞች የሚሰጠው ዋጋ ትልቅ ነው። ደንበኛን ሁል ጊዜ እንደ ንጉስ ነው የምናየው። የደንበኞች እርካታ ዋነኛው ግባችን ነው። ዋናው ግባችን ገንዘብ ማግኘትና ማትረፍ ሳይሆን ዋናው ግባችን የደንበኞችን ፍላጎት ማሟላትና እነርሱን ማርካት ነው። እነርሱ ፍላጎታቸው ሲሞላ ሲሟላና ሲረኩ ቀጥሎ የሚጠበቀው ትርፍ ይመጣል። ምክንያቱም ስለረኩ ስለተደሰቱ በምርታችን በቂ አገልግሎት ስላገኙ የኛን ምርት ይገዛሉ። የኛን ምርት ይገዛሉ ማለት ደግሞ እኛ ገቢ እናገኛለን መስሪያ ቤታችን ትርፋማ ሆኖ ያድጋል ማለት ነው። ስለዚህ ከደንበኞች ግንኙነት አንፃር የመስሪያ ቤታችን አያያዝ በጣም ጥሩ ነው። እና በዚያ በኩል በቅርበት ከሽያጭ በኋላ የሚደረግ ከትትልም ስላለ ከደንበኞች ጋር የቅርበት ግንኙነት ይደረጋል። በዛ ግንኙነት ውስጥ አንዳንዴ እኔም ከደንበኞች ጋር ግንኙነት አደርጋለሁ።

ስነ ጥበብ በጣም ነው የምወደው የስነ ጥበብ ፍቅር አለኝ። ትምህርቱን ብማር ብዙ ውጤታማ ልሆነበት እንደምችል አስባለሁ። ምክንያቱም ውስጤ እሱ ፀጋ ያለኝ ይመስለኛል። የስነ ጥበብ ተሰጥኦ ያለኝ ይመስለኛል። ስጽፍ መጻፍ እችላለሁ ቀለም በልምድ ብቻ የተለያዩ ሀሳቦች ከስነ ጥበብ አንፃር ሲነሱ ጥሩ ጥሩ ገንቢ ሀሳቦች የመስጠትም ልምድ አለኝ። ስለዚህ ስነ ጥበብ በሚመለከት እወዳለሁም ውስጤ ላይም አለ ብዬም አስባለሁኝ። ስነ ጥበብ ሰዎችን ደግሞ በጣም አከብራለሁ። የሚሰሩትንም ስራ በቅርበት እከታተላለሁ እጅግ የስነ ጥበብ አፍቃሪ ነኝ። የስነ ጥበብ ሰዎችን በጣም እወዳቸዋለሁ። በጣም አከብራቸዋለሁ። የሚሰሩትን ስራ እየተከታተልኩኝ አያለሁ እሰማለሁ እገመግማለሁ አስተያየም መስጠቱ አለብኝ ጊዜና ቦታም ደግሞ አስተያየትም እሰጣለሁ። ስለዚህ የለ ስነ ጥበብ አፍቃሪ ነኝ ስነ ጥበብ በጣም የምወድ ሰው ነኝ። እና ምናልባት ትምህርትና ስልጠናው ቢሰጠኝ በስነ ጥበብ ላይ ውጤታማ የሆነ ነገር ለማድረግ እችላለሁ ብዬም አስባለሁ። ለምን ውስጤ እምቅ የስነ ጥበብ አቅም እንዳለ ይሰማኛል። የስነ ጥበብ ሰዎችን በጣም ነው የማከብራቸው። በተለያየ መንገድ የሚሰሩት ስራ ያስገርመኛል ተፈጥሮን በሚገርም ሁኔታ በቲያትር በሲኒማ በስዕል የሚገልጹበት መንገድ በቀላሉ እንድንረዳ ውስጣችን ገብቶ እንዲቀመጥ የማድረግ አቅም ስላለው። የስነ ጥበብ ሰውና የስነ ጥበብ ስራ ውጤቶች ለኔ ልዩ ስፍራ አላቸው። ከልጆቼ ውስጥ በዛ ተሰጥኦ የተሞላና ያንን የሚያቀርብ ልጅ ቢኖረኝ በጣም ደስ ይለኛል። በጣም ነው የምመኘው። በርግጥ እኔ ገፋፍቼ በማይፈልጉት መስመር እንዲገቡ ማድረግ አልችልም አልፈልግምም። ግን ስነ ጥበብ ስለምወድ ከሶስቱ ልጆቼ ቢያምስ አንዱ የስነ ጥበብ ሰው ቢሆን በጣም ደስተኛ እሆናለሁ። ይሄም ከምን የመነጨ ነው። ለስነ ጥበብ ካለኝ ፍቅር ስነ ጥበብን በጣም ስለምወድ ነው። ለነሱ ለጥን ለስነ ጥበብ ሰዎች ደግሞ ካለኝ አክብሮት ነው። እና ብዙ ጊዜ የህብረተሰቡን ባህል ወግ ታሪክ አኗኗር ዘይቤ ሁሉም ነገር በሚገባን ግልጽ በሆነ መንገድ ስላለፈው ስላሁኑ ስለወደፊቱ ጭምር የሚገልጹበት መንገድ እጅግ ይደንቀኛል። እግዚአብሔር ለሰው ልጆች ከሰጣቸው ስጦታዎቹ ውስጥ ስነ ጥበብ እጅግ አስገራሚው መንገድ ነው። እና ስለ ስነ ጥበብ ያለኝ አድናቆትና ፍቅር ይሄን ያህል ነው። ስነ ጥበብን እጅግ በጣም ነው የምወደው በጣም ስነ ጥበብ የምወድ ሰው ነኝ።